ህዝብ ማመላለሻ አዎ እጠቀማለሁ አብዛኛው ጊዜ ከአንድ ቦታ ወደ አንድ ቦታ በምጓጓዝበት በምሄድበት ሰዓት የምጠቀመው የህዝብ የህዝብ ማመላለሻ አውቶቢሶችን ነው። ስለዚህ የህዝብ ማመለሻ አዎ እጠቅማለሁ ብዙውን ጊዜ የተለያየ ቦታዎች ስለምንቀሳቀስ ከስራ ቦታዬም እርቄ ስለምሄድ ከሰፈሬም ርቄ ስለምሄድ እንዲሁም ደግሞ ወደ ክፍለ ሀገሮችና ወደተለያዩ ቦታዎች። ስለምሄድ እና ወደ እነዛ ቦታዎች በምሄዱበት ሰዓት የምጠቀመው የህዝብ ማመላለሻ ነው። እና የህዝብ ማመላለሻው ብዙ ሰው ይይዛል እስከ ሃያ አምስት ሰው ይይዛል እና ሃያ አምስት ሰው አሳፍሮ ነው የሚጓጓዘው የህዝብ ማላለሻው። ስለዚህ ከአንድ ቦታ ወደ አንድ ቦታ በምንቀሳቀስበት ሰዓት ያው የግሌ የራሴ የሆነ መኪናም ስለሌለኝ የምጠቀመው የህዝብ ማመላለሻ ነው። አውቶቢስ ይባላል። ወይም ደግሞ ቅጥቅጥ ይባላል በእኛ ሀገር በኢትዮጵያ እና እነሱን ተጠቅሜ ነው የተለያዩ ቦታዎች ላይ የምጓጓዘው። እና የህዝብ ማመላለሻ አውቶቢስ እጠቀማለሁ ብዙውን ጊዜ ከቦታ ቦታ ለመንቀሳቀስ የተለያዩ ቦታዎች ለመሄድ። ከሄድኩባቸውም ቦታዎች ደግሞ ወደዚህ ለመመለስ የምጠቀመው የህዝብ ማመላለሻን ነው። እና በጣም ጥሩ ነው ያው ብዙ ሰው ቢይዝም ሃያ አምስት ሰው ብቻ የሚጭን ቢሆንም ሃያ አምስት ሰው ብቻ ጭኖ ግን አይሄድም። አንዳንዴም ትርፍ ያደርግና ሰዎችንም አቁሞ ይሄዳል። እና አብዛኛውን ጊዜ የምጠቀመው ከአንድ ቦታ ወደ አንድ ቦታ ለመሄድ የህዝብ ማመላለሻን ነው። የህዝብ ማመላለሻ ትጠቀማለህ ወይ ለሚለው ቃል? እንደ አጠቃላይ ስንወስደው የህዝብ ማመላለሻ እጠቀማለሁ በሚለው ብንይዘው ጥሩ ነው ብዬ አስባለሁ